አክስት ይላል አክስት ማለት እንግዲህ የእናት እህት ነች ማለት ነው። እህት አክስት ትባላለች ሴቷ ወንዱ ደግሞ አጎት ነው የሚባለው ማለት ነው። እና ብዙ ጊዜ አክስቶች ይወዳሉ ይባላል አክስቶች ልጆችን ይወዳሉ ምናምን ይባላል እና አሁን ለምሳሌ ባለፈው አንዷ አክስቴ ምን አደረገች? አንዷን ልጇን ወሰደችና ማለት ነው ከዛ እቤቷ አስገብታ ትምህርት ቤት ምናምን ታስተምራታለች ምናምን ነገር ከዛ ትንከባከባታለች። ያው እንደ ልጇ የእህቷን ልጅ ነው በነገራችሁ ላይ እንደ ልጇ ምናምን ትንከባከባታለች ምናምን ነገር ከዛ በኋላ እያሉ ህፃና እያለች ራሱ ማለት ነው። ጡት ለሁለት ነው የሚያጠባት ምናምን አክስትየውም እናትየውም ለሁለት ያጠቧታል ምናምን ነገር። ከዛ በኋላ ልጅቷ አደገች ልጅቷ እናት እናትየዋ የትኛዋ እንደሆነች ራሱ መለየት አቅቷት ነበረ ማለት ነው። በጣም ከሚሰጧት ፍቅር የተነሳና ከዛ በኋላ ያው አክስቲያዊ ይዛት ሄደች ወደ ቤቷ ይዛት ሄደችና። ከዛ እድሜዋ ደረሰ ልጅቷ ማለት ነው ለ ትምህርት እድሜዋ ደረሰ ትምህርት ቤቴ ሄዳ ተመዘገበች። የእናት ስም ስጪ ስትባል ያው የአክስትየውን ነው የሰጠችው ማለት ነው ምክንያቱም ሁለቱም እንደአንዱ ሆነው እያሳደጓት ስላለ። እሷ ግን የአክስትየውን ተናገረች ማለት ነው ከዛ በኋላ አክስትየው በቃ እንደ እናት ቀጠለች። ከዛ ልጅቷን ገፋች ገፋች ገፋች እንትን ትምርቷም ከፍ አለ ምናምን ነገር ግን በቃ በዚህ ሁሉ ውስጥ እንደ እናቷ ነው የምታያት ያቺኛዋም አክስትየውም እንደ ልጇ ነው እምታያት እና በቃ ትንከባከባታለች። በጣም ነው የምትጨነቅላት የምትሳሳላት ሌላ ልጅ የላትም ደግሞ ሌላ ልጅ ስለሌላት ያው እሷን እንደ ልጇ አድርጋ ምናምን ነገር። ምንም ነገር እንዳትሆን በቃ ምንም እንዳይጨንቃት እንዳይከፋት እንዳይደብራት ምናምን በስነ ስርዓት ተንከባክባ ምናምን ነገር ነው የምታሳድጋት ማለት ነው። የምታኖራት እና ሁሌ በቃ ትንከባከባታለች ገላዋን ታጥባታለች ምግብ ታጎርሳታለች የምትፈልገውን ነገር ሁሉ ታደርግላታለች ምናምን በቃ እንክብካቤው የትም የሌለ ነው ለየት ያለ እንክብካቤ ነው የምታደርግላት። ከዛ በኋላ ይቺ ልጅ ያው ትምህርት ቤት ትሄዳለች ትምህርት ቤት ሁላ ስትመጣ በቃ እናቴ እማ እያለች ነው ሮጣ እምትገባው ማለት ነው አክስቴ ማለቱን ትታና። ከዛ በኋላ ልጅቷ ከፍ እያለች ከፍ እያለች ራሷን ማወቅ ምናምን ጀመረች። ከዛ ከፍ ስትል ደግሞ እዚህ ይመጣሉ ማለት ነው እናታቸው ጋር ተያይዞው ሲመጡ። አሁን የትኛዋን አክስቴ ትበል የትኛዋን እማዬ ተበል ገለበጠችው ማለት ነው እዚህ ጋር አያችሁት አይደለ? አክስቴ የነበረችዋን እማዬ አለቻት። እናት የነበረችዋን ደግሞ አክስቴ ብላት አረፈችው ማለት ነው። ከዛ በኋላ ያው የአካባቢው ሰዎች ምናምን ነገር ስለሚያውቁ ቀስ ብሎ ለልጅቷ ለመንገር ምናምን ይሞክራሉ እንደዚህ ሀሳብ ምናምን ያቀርቡላታል ልጅቷ ግን በቃ ምንም ልትሰማ አልቻለችም። በመሰረቱ ያው ሁለቱም እናቶቿ ናቸው ባትወልዳትም ያው እንደናት ሆና እያሳደገቻት ስለሆነ ያው እናት ነች ማለት ነው። ስለዚህ አክስቴ ምንድነው ምናምን እያለች ልጅቷ ትጠይቃለች ምናምን ነገር እና ከዛ በኋላ ታቃለች ማለት ነው ሁሉም ነገር ይነገራታል። ደስ የሚለው ልጅቷ ያልደበራት ለምን እንደሆነ ታውቃላችሁ? የሁለቱንም ጡት ታውቃለች። የሁለቱንም እቅፍ ታውቃለች። እንደገና የሁለቱንም በቃ ናፍቆት ምናምን የሁለቱንም እኩል ስላገኘች። እናት ስላላት ደስ አላት እንጂ። ተሸውዳ ምናምን ያደገች መስሏት እንትን አላለችም ማለት ነው። ብዙ አልደበራትም በቃ አልከፋትም። ከዛ በኋላ ያው ሁሉም ነገር ተነገራት ምናምን ልጅቷ እንዲህ በቃ እዚህ ምድር ላይ ያለው ብቸኛዋ ሀብታሟ ነኝ ምናምን አለች እንዴት ሲባል? ሁለት አክስት አለኝ ሁለት እናት አለኝ ብላ እርፍ አለች ማለት ነው። ምክንያቱም እዛ ስሄድ እቺ እናቴ ትሆናለች ያቺ አክስቴ ትሆናለች። እዚህ ስመጣ ደግሞ እቺ እናቴ ትሆናለች ያቺኛዋ አክስቴ ትሆናለች ስለዚህ። ሁለት እናት አለኝ ሁለት አክስት አለኝ ሊያዉም ከአንድ አንድ ሆነው ሁለት የሆኑልኝ ናቸው ምናምን ነገር ብላ ማለት ነው። ሰከሰች ማለት ነው። እና የአክስቶች ፍቅር በዚህ በዚህ ያክል ነው። እና ብዙ ጊዜ ያው እንደዚህ አይነት ነገር ያጋጥማል ያው አይታወቅም አይነገርም አይወራም እንጂ። እንደዚህ አይነት ሁኔታዎች እንግዲህ ብዙ ጊዜ ያጋጥማሉ። እና አሁን ላይ እቺ ልጅ ትልቁ ሆና እንግዲህ በትምህርቷም ጠንካራ ብላ የሆነ የሆኑ ነገሮችን በመስራት ላይ ነው የምትገኘው ትምህርቷን አላጠናቀቀችም። ግን ያው ሀብታም እንደሆነች ምናምን ነገር የሰው ሀብታም እንደሆነች የአክስትና የእናት ሀብታም እንደሆነች ምናምን ይወራላታል። ብዙ ጊዜ እሷም ይሄን ነገር እንግዲህ ደጋግማ ነው የምታወራው ማለት ነው። አክስቴ እየለች